ማህበራዊ ሚዲያ ትጠቀማለህ? አዎ እኔ የማህበራዊ ሚዲያ እጠቀማለሁ የተለያዩ አይነት ማህበራዊ ሚዲያዎችን መጠቀም ያስደስተኛል ማለት ነው፤ ማህበራዊ ሚዲያ የተለያዩ መረጃዎችን የማገኝበት በመሆኑ ማህበራዊ ሚዲያ እጠቀማለሁ እና ማህበራዊ ሚዲያ መጠቀም በጣም አስፈላጊ ነው ማለት ነው ምክንያቱም ማህበራዊ ሚዲያ በመጠቀም ብዙ ጥሞችን ማግኘት ስለሚቻል እኔ ማህበራዊ ሚዲያ ተጠቃሚ ነኝ አብዛኛውን ጊዜም ማህበራዊ ሚዲያ ብዙ ጥቅሞች አሉት ማለት ነው አንደኛ ማህበራዊ ሚዲያ የተለያዩ መረጃዎችን እንዳገኝ ይጠቅመኛል በዛም ምክንያት በዛ ምክንያት እኔ ማህበራዊ ሚዲያ እጠቀማለሁ ማለት ነው፤ የተለያዩ መረጃዎችን እርስ በእርስ ለመለዋወጥ በጣም አስፈላጊ ነው ማለት ነው የተለያዩ መረጃዎችን በማህበራዊ ሚዲያ አገኛለሁ ማለት ነው ለምሳሌ ስለ እውቀታዊ ሁኔታዎች መስማትም የምችለው ማህበራዊ ሚዲያ ስለምጠቀም ስለነዛ ነገሮች እሰማለሁ ከዚህም በተጨማሪ ስለ የተለያዩ ነገሮች እሰማለሁ ማለት ነው ማለትም ከማህበራዊ ሚዲያ የተለያዩ መረጃዎች ይገኛሉ፤ የተለያዩ የማላውቃቸውን ነገሮች እንዳውቅ ይረዳኛል ማለት ነው ከዚህም በተጨማሪ ማህበራዊ ሚዲያ የተለያዩ ስራዎችን ለማግኘትም ይጠቅማል ያው በማህበራዊ ሚዲያ የሚለቀቁ ስራዎች አሉና እነዛን ስራዎች ለማግኘት የታቀስ ስለሚጠቅመኝ እኔ ማህበራዊ ሚዲያ እጠቀማለሁ ማለት ነው እና ማህበራዊ ሚዲያ በጣም ወሳኝ እና አስፈላጊ ነገር ነው ለኔ እና ማህበራዊ ሚዲያ በጣም ተጠቃሚ ነኝ እጠቀማለሁ ማለት ነው እናም ሰዎች የተለያዩ አይነት ማህበራዊ ሚዲያዎችንም ይመለከታሉ ይጠቀማሉ እኔም ማህበራዊ ሚዲያ ከሚጠቀሙ ሰዎች ውስጥ አንዷ ነኝ ማለት ነው እና ማህበራዊ ሚዲያ በጣም ለህይወታችን ወሳኝ በመሆኑ የተነሳ ማህበራዊ ሚዲያ እኔ ከህይወት አካሌ ውስጥ አንዱ ነው ማለት ይቻላል፤ ማለትም የተለያዩ ነገሮችን የማገኘው ከማህበራዊ ሚዲያ ነው አዳዲስ መረጃዎችን ማህበራዊ ሚዲያ ላይ ነው የሚገኙ እናም በዛ ምክንያት የተለያዩ አይነት ማህበራዊ ሚዲያ አሉ ማለት ነው ማህበራዊ ሚዲያዎች የተለያዩ አይነት ናቸው እና ከተለያዩ ማህበራዊ ሚዲያዎች የተለያዩ መረጃዎችን አገኛለሁ በዚያ ምክንያት እና ማህበራዊ ሚዲያ ተጠቃሚ ነኝ እና ማህበራዊ ሚዲያ በጣም አስፈላጊ ነገር ነው ማለት ነው እና ማህበራዊ ሚዲያ በመጠቀም የተለያዩ ንዋይ መረጃዎችን በቀላሉ ማግኘት ይቻላል ማለት ነው እና በአካባቢያችን ስላለው ወቅታዊ ሁኔታም በቀላሉ ማወቅ እና መገንዘብ እችላለሁ እናም በዛ ምክንያት እኔ ማህበራዊ ሚዲያ በጣም እጠቀማለሁ ከዚህም በተጨማሪ ደግሞ አዳዲስ ስራዎች ማህበራዊ ሚዲያ ላይ ይለቀቃሉ ማለት ነው እናም እነዛን ስራዎች በማየት ለኔ የሚመጥነኝን ስራ ሳገኝ ለዛ ስራ እወዳደራለሁ ማለት ነው እና ማህበራዊ ሚዲያ በጣም አስፈላጊ ነገር ነው የተለያዩ መረጃዎች ራሱ በሀገራችን ላይ ያሉ መረጃዎች የሚለቀቁት ማህበራዊ ሚዲያ ላይ ነው ማለት ነው እና እነዛን መረጃዎች በመውሰድ የኛ መጠቀም እና ለተለያዩ አገልግሎት መዋል አስፈላጊ ነው ብዬ ነው የማስበው እና ማህበራዊ ሚዲያ በጣም ተጠቃሚ ነኝ።

በጀት ታስተዳድራለህ አዎ እኔ የተለያዩ በጀቶችን አስተዳድራለሁ ማለት ነው። በጀት ማስተዳደር አስፈላጊ ነገር ነው ብዬ ስለማስብ እኔ የተለያዩ በጀቶችን አስተዳድራለሁ ማለት ነው። በጀት ማስተዳደር ማለት የተለያዩ አይነት በጀቶች ሊኖሩ ይችላሉ ማለትም በጀት ማለት አንደኛ ገንዘብ ነው። ያው ለተለያዩ ስራዎች የሚመደቡ ገንዘቦች አሉ እና ማለትም ያንን የተበጀተውን ነገር በስርዓት መጠቀም አለብን ማለት ነው። ማለትም የተለያዩ ስራዎች በሚሰራበት ጊዜ የየራሳቸው ይሄ ይሄን ስራ ለመስራት ይሄን ያህል ገንዘብ ያስፈልጋል ተብሎ ይበጀታል ማለት ነው እና ለእያንዳንዱ ስራዎች የራሳቸው ገንዘብ በጀት አላቸው። እናም በዛ ምክንያት የሚያስፈልገውን ያህል በደንብ አብቃቅተን መጠቀም አለብን ማለት ነው እና የምንጠቀመው ገንዘብ ሁሌም ለስራው በተበጀተልን ገንዘብ ነው ማለት ነው። እና በተበጀተልን ገንዘብ ያንን ስራ እንሰራለን እና በጣም አስፈላጊ ነው። በጀት ምክንያቱም እያንዳንዱ ስራ የሚሰራው ዝም ብሎ በዘፈቀደ ሳይሆን ተጠንቶና ተመርምሮ ይሄ ይሄን ያህል ገንዘብ ያስፈልገዋል ተብሎ ምን ያህል ገንዘብ ያስወጣል ምን ያህል ለዚህ ለዚህ ስራ ምን ያህል ገንዘብ ይበቃዋል ተብሎ ይበጀታል ማለት ነው። እና ያ ተበጅቶ ነው የሚሰራው እኔም ከዛ ስራ ውስጥ በጀት አስተዳድራለሁ ማለት ነው። ለምሳሌ የሆነ መንገድ ሊሰራ የመንገድ አስፓልት ሊሰራ ከሆነ ያ መንገድ በደንብ ይጠናና ምን ያህል ገንዘብ ያሶጣል ማለትም ግን መንገዱን ለመስራት ምን ያህል ገንዘብ ያስፈልጋል ተብሎ ጥናትና ምርምር ይደረጋል ማለት ነው። ያንን መንገድ ለመስራት ከዛ በኋላ የሚያስፈልገውን ያህል ገንዘብ ይበጀትለትና በዛ ገንዘብ መስራት ይጀምራል ማለት ነው። እና ያን ገንዘብ የተበጀተውን ገንዘብ ለዛ መንገድ አብቃቅተን መጠቀምም አለብን ማለት ነው። እና በጀት ማለት የተለያዩ ስራዎችን ለመስራት ይሄንን የሚሰጠን የሚጨርስ ይሄን ያህል ይጨርሳል ይሄ ስራ ተብሎ የሚሰጠን ገንዘብ ነው እና በዛ በተሰጠኝ ገንዘብ ደግሞ በስርዓት መጠቀም እና ለዛ ጥቅማ በመዋል ያንን የተበጀተውን በጀት እንዲሳካና ያንን ገንዘብ በብቃት ለዛ ስራ አላማ መዋል ያስደስተኛል ማለት ነው። እና በጀትን ያስተዳድራለሁ እና በጀት በጣም አስፈላጊ ነገር ነው። ሁሉም ስራ ይኸው ተበጅቶለት ነው የተለያዩ ስራዎች የሚሰሩት እና በጀት በጣም አስፈላጊ እና ጠቃሚ ነገር ነው። የተለያዩ ስራዎችን መስራት አንደኛ በእቅድ እንድንመራ ያደርጋል ከዛም በላይ ውጤታማ እንዲሆንና ብቁ እንዲሆን ይረዳል ማለት ነው። በዛ ምክንያት በጀት በጣም አስፈላጊ ነው። እኔም በጀት እጠቀማለሁ ማለት ነው እና በጀት በጣም ወሳኝ እና አስፈላጊ ነው። ሰዎች በበጀት መስራት እና መተዳደር አለባቸው ማለት ነው እና በጀት በጣም አስፈላጊ እና ጠቃሚ ነገር ነው። ሰዎች በበጀት እና በእቅድ ቢመሩ አስፈጥሮ ነው ብዬ አስባለሁ

ማዕድን ትጠቀማለህ አሁን የተለያዩ ማዕድናትን እጠቀማለሁ። ማዕድናት በጣም አስፈላጊ ነገሮች ናቸው እና ማዕድናትን በማውጣት አብዛኛውን ጊዜ ያው ኢትዮጵያ እንደሚታውቀው የተለያዩ ማዕድናትን እያወጣች ትሸጣለች ማለት ነው። እኔም ማዕድናትን የተለያዩ አይነት ማዕድናትን እጠቀማለሁ ማለት ነው። ማዕድናት በጣም አስፈላጊ ነገሮች ናቸው እና ብዙ ጥቅሞች አሏቸው ማለት ነው። እኔም ለተለያዩ ነገሮችን ማዕድናትን እጠቀማለሁ እና ለኔ የማዕድን መጠቀም በጣም አስፈላጊ እና ደስ የሚለኝ ነገር ነው። አብዛኛውን ጊዜም እነሱን መጠቀም ያስደስተኛል ማለት ነው። ማዕድናት በጣም አስፈላጊ ነገር ናቸው ብዬ ነው የማስበው የተለያዩን ነገሮችም እኔ እጠቀምባቸውም አለው ማለት ነው። እና ማዕድናት መጠቀም በጣም ያስደስተኛል ደስ ይለኛል። ማዕድናት አብዛኛውን ጊዜ ያውም ለመውጣት በጣም አስቸጋሪ ናቸው እንደሚታወቀው ማዕድን ለማውጣት በጣም ብዙ ኪሎ ሜትር መቆፈር አለብን ማለት ነው። ወደ ውስጥ እናም በጣም ብዙ ችግሮችን ያመጣል ማለት ነው። እና አብዛኛውን ጊዜ ማድናት የሚያወጡ ሰዎች ህይወታቸው በጣም ችግር ላይ ነው ማለት ነው። ማለትም ህይወታቸውን እስከማጣት ድረስ ያደርሳል ማለት ነው። ምክንያቱም ማዕድናት በቀላሉ አይገኙም ብዙ ኪሎ ሜትሮች ተቆፈረው ወደ ታች ነው ማዕድናት የሚገኙ። እናም እነሱን ማዕድናት ለማግኘት ደግሞ በጣም አስቸጋሪ ነው ማለት ነው። እናም ያው የአብዛኛውን ጊዜ ህይወታቸው በጣም አስጊ ነው ማለት ነው እናም ያው ለማግኘት በጣም ቀላል ቀላል አይደለም። ማዕድናቱን ቆፍሮ ማውጣት በጣም ከባድ ነገር ነው። በዛም ምክንያት ያው ማዕድናት ማዕድናት የሚቆፍሩ ሰዎች በጣም ህይወታቸውን ችግር ላይ ጥለው ነው ማለት ነው። ማዕድኑን ምክንያቱም ያው በሚቆፍሩበት ጊዜ አፈሩ ተዳፍኖ ህይወታቸውን ሊያጠፉ ሊያጠፋውና ይሄ ሞት ድረስ ሊያደርሳቸው ይችላል እንዲሁም የተለያየ ጉዳት ሊያደርስባቸው ይችላል። በዛ ምክንያት ያው ማዕድናት ለማውጣት በጣም አስቸጋሪ ከመሆናቸው የተነሳ ሚሸጡትም በጣም በወድ ዋጋ ነው ለተለያዩ አገልግሎቶችም እንጠቀምባቸዋለን ማለት ነው። እና ምን ማዕድናት ለተለያዩ ጌጣጌጦች መስሪያ ለተለያዩ ነገሮች በጣም ይጠቅማል ማለት ነው። እና ማዕድናት የተለያዩ ውበት አላቸው እናም በዛም ልክ ግን በሁሉም ቦታ ይገኙ ማለት ነው። የተለያዩ የታወቁ ቦታዎች አሉ ማዕድናት የሚገኝበት እና ከዛ ቦታ ተሄዶ ነው እንጂ ማንኛውም ቦታ በፈለግነው ቦታ ማዕድናት አይገኝም ማለት ነው። ያው ይገኙበታል ተብሎ ከሚታሰበው ቦታ ትሄዶ ተቆፍሮ ነው ማዕድናት የሚገኝ። እና በጣም ያው በጣም አስቸጋሪ ነው እንዳልኳችሁ ማዕድናት ማውጣት። ማለትም ያው ማዕድኑን ለማውጣት በጣም አስጊና ይኸው ለህይወትም በጣም አስጊ በመሆኑ የተነሳ ማዕድናት የሚያወጡ ሰዎች በጣም ህይወታቸውና አደጋ ላይ ጥለው ነው የሚያወጡት። በዛም ምክንያት ማዕድን ከዚህም በተጨማሪ በቀላሉ የሚገኝ ነገር ባለመሆኑ ምክንያት። ማዕድናት በጣም በውድ ዋጋ ነው የሚሸጡት እናም በቀላሉ ማግኘት አይቻልም። እናም እኔ ማድናትን እጠቀማለሁ።

ምን አይነት ዳቦ ትወዳለህ? እኔ የምወደው አብዛኛውን ጊዜ የስንዴ ዳቦ በጣም ለኔ ተወዳጅ ዳቦ ነው ማለት ነው። ያው የስንዴ ዳቦ አብዛኛውን ጊዜ ቤቴ ውስጥ የሚዘጋጀው በቤታችን ውስጥ የስንዴ ዳቦ ነው እና የስንዴ ዳቦ መመገብ በጣም ያስደስተኛል ማለት ነው። ምክንያቱም የስንዴ ዳቦ በጣም ብዙ ጠቀሜታዎች አሉት ማለት ነው። ለጤናም በጣም ተስማሚና ብዙ ጠቀሜታዎችን ማግኘት እችላለሁ እናም በዛ ምክንያት ቤታችን ውስጥ ያው ብዙ የስንዴ ዳቦ አብዛኛውን ጊዜ የሚጋገረው የስንዴ ዳቦ ነው ማለት ነው እና እኔ ስንዴ ዳቦ ተመጋቢ ነኝ። ፊኖ ዱቄት ከመመገብ ይልቅ የስንዴ ዳቦ መመገብ በጣም አስፈላጊ ነው። ምክንያቱም የስንዴ ዳቦ የተለያዩትን ለጤና በጣም ተስማሚ ነገር ስለሆነ አብዛኛውን ጊዜ በቤታችን ውስጥ የስንዴ ዳቦ ይጋገራል። እናም እኔም የምመገበው የስንዴ ዳቦ ነው ማለት ነው። እናም የስንዴ ዳቦ በቀላሉ ቤት ውስጥ ማዘጋጀት ይቻላል ማለት ነው። እናም ቤታችን ውስጥ በቀላሉ የስንዴ ዳቦ ስንዴውን ገዝተን በመፈተግና ወስደን በማስፈጨት በቀላሉ የስንዴ መጋገር ይቻላል ማለት ነው። እና የስንዴ ዳቦ ብዙ ጥቅሞች አሉት አንደኛ ሰውነታችን ጠንካራ እንዲሆን ያደርገናል። የተለያዩ ንጥረ ነገሮችን በውስጡ ስለያዘ ስንዴ ዳቦ በጣም የምወደው ዳቦውን እንዲሁም በቀላሉ ቤታችን ማዘጋጀት የምንችለው ከመሆኑ የተነሳ። እኔ ስንዴ ዳቦ በጣም ተመጋቢ ነኝ። አብዛኛውን ጊዜም ከፊኖ ዳ ዱቄት ይልቅ የስንዴ ዳቦ እገባለሁ ምክንያቱም ፊኖ ዱቄት በፍብሪካ ምናምን ስለሚመረት ያው የተለያዩ ኬሚካሎች ሊነካው ይችላል እና ያ ነገር ደግሞ ያን ያህል ለጤናችን ተስማሚ ሊሆን አይችልም። ብዬ አስባለሁ ግን የስንዴ ዳቦ በቀላሉ በእጃችን ቤት ላይ ስለምናዘጋጀው ለጤና በጣም ተስማሚና ጠቃሚ ነውና በዛም ክንያት ያው እኔ ቤታችን ውስጥ ከፊኖ ዳቦ ይልቅ የስንዴ ዳቦ ይጋገራል። እና እኔም የስንዴ ዳቦ እጠቀማለሁ ማሽን እና የስንዴ ዳቦ በጣም ብዙ ጥቅሞች አሉት። ለጤና ተስማሚ ነው እንዲሁም የተለያዩ ንጥረ ነገሮችን ስለያዘና ብዙ ኬሚካል ስለማይነካው በጣም ለጤና ተስማሚና ሰውነታችንም ጥሩ ቅርጽ እንዲይዝ ያደርጋል። እናም በዛ ምክንያት እኔ የስንዴ ዳቦ በጣም ብዙ ጊዜ ቤት ውስጥ እመገባለሁ አብዛኛውን ጊዜ ደግሞ የስንዴ ዳቦ ቤት ውስጥ የምመገበው ቁርስ ሰዓት ላይ ነው። ቁርስ ሰዓት የስንዴ ዳቦውን በማር በመቀባት መብላት ያስደስተኛል ማለት ነው። እና የስንዴ ዳቦ ለኔ በጣም ምርጥ ነገር ነው። እንዲሁም መክሰስ ሰዓት ላይም ያው ቀለል ያለ ነገር ስለሆነ በመኮረኒም እንዲሁም በፓስታ እያደረኩ የስንዴ ዳቦውን እበላለሁ ማለት ነው። እናም ከተለያዩ ምግቦች ጋር አንድ ላይ እየደባለቅሁ እበለዋለሁ በማር በመኮረኒም በተለያዩ አትክልቶችንም ሰርቼ ያው በስንዴ ዳቦ እመገባለሁ ማለት ነው። እና ለኔ በጣም የስንዴ ዳቦ ተመራጭና ተፈላጊ ነው

የድርጅት ዝግጅቶች ትሳተፋለህ አዎን የተለያዩ የድርጅቶች ዝግጅቶችን እሳተፋለሁ እንዲሁም የተለያዩ የድርጅቶች ዝግጅቶችን አዘጋጃለሁ ማለት ነው። እናም ያው የድርጅታችን ዝግጅት ሲዘጋጅ እኔም የተለያዩ ነገሮችን በማድረግ የተለያዩ ድጋፎችን አደርጋለሁ ለዝግጅቱ ማለት ነው። እናም ያው ሁሉም የድርጅቱ አባል የሆነ ሰው በሙሉ ለዛ ዝግጅት የተቻለውን ሚና እና ጥረት ያደርጋል ማን ነው እና የተለያዩ ድርጅታችን ላይ ዝግጅት በሚዘጋጁበት ጊዜ የሚችለውን ያህል የምችለውን ነገር በሙሉ አደርጋለሁ ማለት ነው። እናም ያው የቢኤ ድርጅቱ ላይ የተለያዩ ተግባራቶችን አደርጋለሁ። እንዲሁም የተለያዩ መስራት ያለብኝን ስራዎችን የተለያዩ ፕሮግራሞች የተለያዩ አይነት ዲኮሮችን በማዘጋጀት ፕሮግራሙን እንዲደምቅ እናደርጋለን ማለት ነው። እናም መጫወት ያለብኝን ሁሉንም ሚና መጫወት እጫወታለሁ ማለት ነው። በድርጅቱ ውስጥ ማድረግ ያለብኝን የተለያዩ ዝግጅቱ የተሻለ እንዲሆን እና ጥሩ እንዲሆን የተቻለኝን መጠን እለፋለሁ እጥራለሁ ማለት ነው። እንዲሁም የተለያዩ ድርጅቶቹ ላይ ያሉትን ድርጅቶቹ ዝግጅቶች ላይ ያሉትን ማለትም ንግግሮች የሚደረጉ ንግግሮችን አዘጋጃለሁ ማለት ነው። የተለያዩ ጽሁፎችን እጽፋለሁ። ስለ ድርጅቱ ያው ትርፎችን ምን ምን አይነት ደንበኞች እንዳላቸው ምን አይነት ስራዎች እንደሚሰሩ እንዲሁም መቼ ምን ያህል አመት ድርጅታችን እንደሰራ የተለያዩ ስለ ድርጅቱ የተለያዩ መረጃዎችን በማውጣት ስለ ድርጅቱ ያው ከድርጅቱ ፕሮግራሙ ላይ የሚነበቡ ጽሁፎችን እጽፋለሁ። እንዲሁም የተለያዩ ድርጅቱ ላይ የተለያዩ የሚጠሩ ደንበኞቻችንን ዝግጅቱ ላይ እጠራለሁ ማለት ነው። እና ይሄ በድርጅቱ የሚቻለኝን ያህል ሚና እጫወታለሁ እና ያው ድርጅቱ ፕሮግራሙ በተ ደስ በሚል ሁኔታ እና በስርዓት እንዲጠናቀቅ የተቻለኝን ያህል ጥረት አደርጋለሁ ማለት ነው። እና በጣም አስፈላጊ ነው። የድርጅቶቹ ፕሮግራም ላይ የተለያዩ ጽሁፎችን አዘጋጃለሁ ከዚህም የተቻለ በተጨማሪ ደግሞ የተለያዩ ምግቦችን መጠጦችን ያው እንዲዘጋጁ ተጽዕኖ አለኝ ማለት ነው። ማለትም ያው ትእዛዝ እሰጣለሁ እኔ ማለት ነው ምግቡ በመቅመስ እንዲሁ የተለያዩ መጠጦች በትእዛዝ እንዲመጡ እና የተለያዩ ስራዎችን አብሬ እሰራለሁ ማለት ነው። እና ያው ድርጅቴ ላይም አስፈላጊ በሆነ ጊዜ ፕሮግራሙ ላይ ንግግር አደርጋለሁ ማለት ያው ስለ ድርጅታችን የተለያዩ ንግግሮችን አደርጋለሁ እና ያው ከድርጅቱ ዝግጅት ላይ እሳተፋለው ማለት ነው። እናም የተቻለኝ መጠን በድርጅቱ ማድረግ ያለብኝ እና መስራት ያለብኝ ዝግጅቱ ላይ የተቻለኝን ያህል ስራዎችን እሰራለሁ

በብዙ ህዝብ መካከል መሆን ትመቻቻለህ? አይ እኔ በብዙ መካከል በብዙ ሰዎች መካከል መሆን አይመቸኝም። እናም አያስደስተኝም ማለት ነው። ምክንያቱም በብዙ ሰዎች መካከል በምሆንበት በምሆንበት ጊዜ ብዙ ትኩረት ማድረግ አልችልም። እንዲሁም ሀሳቤን መሰብሰብ አልችልም ማለት ነው። በዛ ምክንያት እኔ በብዙ ህዝብ መካከል መሆን አያስደስተኝም ማለት ነው። እናም አይመቸኝም። እና አብዛኛውን ጊዜ ብዙ ሰዎች በሚኖሩበት ጊዜ ሀሳቤን መሰብሰብ እና የተለያዩ ስራዎችን መስራት እንዲሁም ትኩረቴን መሰብሰብ ስለማልችል እኔ በብዙ ሰዎች መካከል መሆን አይመቸኝም ማለት ነው። እና ለኔ የምቾት ስለማይሰጠኝ እኔ በብዙ ሰዎች መሃል መሆን አያስደስተኝም። እንዲሁም የተለያዩ ስራዎችን ትኩረት አድርጌ መስራት አልችልም ማለት ነው። እና በዛ ምክንያት በብዙ ሰዎች መካከል መሆን ደስ አይለኝም። እና አብዛኛውን ጊዜ በብዙ ሰዎች መካከል በምሆንበት ጊዜ ከፍተኛ ሙቀት ይኖራል። እናም ከከፍተኛ ሙቀትም በላይ ብዙ ላብ ይኖራል። በዛ ምክንያት የተለያዩ ነገሮችን ስለማይመቸኝ በብዙ ሰዎች መካከል መሆን አይመቸኝም። እንዲሁም ከዚህም በተጨማሪ በብዙ ሰዎች መካከል ስሆን ሰዎች ብዙ ሰዎች ሲሆኑ የተለያዩ ንግግሮች ይነጋገራሉ፤ የተለያዩ ወሬዎች ስለሚያወሩ አንደኛ ሀሳቤም መሰብሰብ አልችልም። እንዲሁም ያው ሀሳቤ ይሰረቃል። እና አብዛኛውን ጊዜ በብዙ ሰዎች መካከል ሆኜ ስራ መስራት አልችልም ማለት ነው። እንዲሁም ያው በብዙ ሰዎች መካከል በምሆንበት ጊዜ ሙቀት ሊኖር ስለሚችልና ስለምረበሽ እኔ በብዙ ሰዎች መካከል መሆን አያስደስተኝም ማለት ነው። እና በዛ ምክንያት ያው እኔ በብዙ ሰዎች መካከል መሆን ምቾት ይነሳኛል ማለት ነው። እናም በዛ ምክንያት እኔ በብዙ ሰዎች መካከል መሆን አያስደስተኝም ማለት ነው። እና አብዛኛውን ጊዜም ያው በብዙ ሰዎች መካከል ከመሆን ይልቅ ያው ብቻዬን ጊዜ ማሳለፍ በጣም ያስደስተኛ ማለት ነው። ይሄንን የማደርግበት ምክንያት ደግሞ አንደኛ ብቻዬን ስሆን ያው ሀሳቤ እንዲሰበሰብና ትኩረት አድርጌ የተለያዩ ነገሮችን እንድሰራ ያግዘኛል። በዛ ምክንያት ያው ብዙ ሰዎች ከሚሰበሰቡበት ቦታ ይልቅ የብቻዬን ጊዜ ማሳለፍ በጣም ያስደስተኛል ማለት ነው። ስራ በምሰራበት ጊዜም ያው ብቻዬን ብዙ ሰዎች ከተሰበሰቡበት ይልቅ ብቻዬን በመስራት ሀሳቤን እንዲሰበሰብና ትኩረት አድርጌ እንዲሰራ ይረዳኛል። እናም በዛ ምክንያት ያንን እመርጣለሁ።

ሃይማኖታዊ ግብር ታከብራለህ? አዎ ሃይማኖታዊ የተለያዩ በሃይማኖታችን ያሉ በዓላትን አከብራለሁ ማለት ነው እናም እነዛን በዓላት መከበር በጣም አስፈላጊ ነው ግን ነው ብዬ ስለማስብ እኔ ሃይማኖታዊ ግብሮችን አከብራለሁ ማለት ነው። እናም በጣም አስፈላጊ ነገሮች ናቸው በሃይማኖታችንም በእነዛ ቀናቶች የተለያዩ ነገሮችን እንዳናደርግ ይፈቅድ ይነገራል ማለት ነው። በዛ ምክንያት እኔ ሃይማኖታዊ ግብሮችን አከብራለሁ በዛ ጊዜም የተለያዩ የሚከለከሉ ስራዎችን አልሰራም ማለት ነው። ያው እና ሁሌም የሃይማኖታዊ ግብር ማክበር በፈጣሪ ዘንድ ተቀባይነትም አለው ብዬ ስለማስብ አብዛኛውን ጊዜ ሃይማኖታዊ ግብሮችን በማክበር ወደ ፈጣሪ መጠጋት እና በፈጣሪ ዘንድም ተቀባይነት ማግኘት ነው። ብዬ ስለማስብ ሃይማኖታዊ ግብር ማክበር በጣም ያስደስተኛል። አብዛኛውን ጊዜም ይሄን ማድረግ በጣም አስፈላጊ ነገር ነው ብዬ ነው የማስበው

በእግርህ ምን ያህል እርቀት ትሄዳለህ? እኔ በአብዛኛው በእግሬ የምሄደው አንድ ከአንድ ኪሎ ሜትር በላይ በእግሬ መሄድ አልችልም ማለት ነው። ምክንያቱም እግሬን ስለሚያመኝ ቢያንስ ያው ቢበዛ አንድ ኪሎ ሜትር ነው በእግር መሄድ የምችለው ማለት ነው። እና አብዛኛውን ጊዜ በእግር መሄድ ደግሞ በጣም ለኔ ከባድ ነው የሚሆነው። ከአንድ ኪሎ ሜትር በላይ በእግሬ መሄድ አልችልም። ምክንያቱም እግሬን ስለሚያመኝ። በጣም ያው ስለሚሰማኝ ያው እኔ ከአንድ ኪሎ ሜትር በላይ አልሄድም ማለት ነው። እናም አብዛኛውን ጊዜ አንድ ኪሎ ሜትር ነው የምሄደው። ከዛ በላይ የሆኑ እርቀቶችን ያው በመኪና ነው መንቀሳቀስ የሚያስደስተኝ። እናም ያው ቢበዛ ያን ያህል ነው የሚሄደው ማለት ነው። እና አብዛኛውን ጊዜ ደግሞ የምንቀሳቀሰው በመኪና ነው። በመኪና ነው የተለያዩ ቦታዎችን የሚሄደው። እናም በዛ ምክንያት እኔ ከአንድ ኪሎ ሜትር በላይ በእግሬ አልሄድም ማለት ነው። እና አብዛኛውን ጊዜ የተለያዩ ቦታዎችን የሚሄደውን በመኪና ከቦታ ቦታ ምንቀሳስ።

ለቅርብ ጓደኛ ንገረኝ። እኔ የቅርብ ጓደኞቼ ጋር የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው እና የተለያዩ የቅርብ ጓደኞች አሉኝ ማለት ነው። እና የቅርብ ጓደኛዬ ያው አብረን የምትማረው አብረው የምትማሩት እኔ የግቢ ተማሪ ነኝ እናም ዶርሜ ውስጥ የሚኖሩ ጓደኞቼ የቅርብ ጓደኞቼ ናቸው። አብዛኛውን ጊዜ የተለያዩ ነገሮችን የምናደርገው አንድ ላይ ነው። ክላስ አንድ ላይ እንሄዳለን እንዲሁ እንመጣለን ከዚህም በተጨማሪ ደግሞ የተለያዩ ነገሮችን አንድ ላይ እናደርጋለን ማለት ነው ማለትም የተለያዩ ስናጠናም አንድ ላይ ወደ ላይበራሪ እንሄዳለን፣ ስንወጣም አንድ ላይ ነው፣ ውጭ ምግብ የምንበላውም አንድ ላይ ነው እና አብዛኛውን ጊዜያችን የምናሳልፈው አንድ ላይ ነው ማለት ነው። እናም አብዛኛውን ጊዜ የተለያዩ ቦታዎች አንድ ላይ ለመዝናናት እንሄዳለን። በእረፍት ጊዜያችን ማለት ነው። ከዚህም በተጨማሪ ቤተክርስቲያን የምንሄደውም አንድ ላይ ነው። አብዛኛውን ጊዜ የአንድ ላይ ጊዜ ማሳለፍ ያስደስተናል፣ እናም አብዛኛውን ጊዜም ችግር በሚያጋጥመኝ ጊዜ ችግሩን አንድ ላይ ለመፍታት እንወስናለን ማለት ነው። የተለያዩ ችግሮች በሚያጋጥመን ጊዜ ያንን ችግር በመነጋገር እና በመወያየት ያንን ችግር እናስወግደዋለን ማለት ነው። እናም በደስታም ጊዜም ሆነ በሀዘን ጊዜ አንድ ላይ ይሄ ጊዜ እናሳልፋለን ማለት ነው። እናም ያው የኔ ቅርብ ጓደኛዬም በጣም ነው የምወዳት እና የምንኖረው አንድ ዶርም ነው ያው አንድ ክላስ ነው ያለነው ማለት ነው። ያደግነውም አንድ ላይ ስለሆነ እርስ በእርስ ባህሪያችን እንተዋወቃለን እንዲሁም የተለያዩ ነገሮችን አንድ ላይ ማድረግ ያስደስተናል ማለት ነው። ሁሌም በሚከፋኝ ጊዜም እርስ በእርስ እናወራለን። የተለያዩ ያው ሚስጥር ነገሮችን እሷም ምን ለኔ ትነግረኛለች ለኔ ሚስጥሮችን ለእሷ እነግራታለሁ እናም ያው ስለቤተሰቦቻችን እርስ በእርስ እንጨዋወታለን ማለት ነው። እና እኔም በጣም እወዳታለሁ። እሷም በጣም ትወደኛለች ማለት ነው እንዲሁም የተለያዩ ጊዜያትን አንድ ላይ ማሳለፍ ያስደስተናል። የተለያዩ መዝናኛ ቦታዎችን አንድ ላይ እንሄዳለን፣ ፎቶ እንነሳለን፣ አንድ ላይ ምግብ እንበላለን፣ የት ላይ ነገሮችን አንድ ላይ ማድረግ ያስደስተናል ማለት ነው እና አብዛኛውን ጊዜም ብዙ እኔ ብዙ ጓደኛ ይቅርብ አንድ ጓደኛ ብቻ ነው ያለኝ እና አንድ ላይ አብዛኛውን ጊዜ እናሳልፋለን ማለት ነው። ያንን ማደረግ ደግሞ በጣም ያስደስተኛ። አብዛኛውን ጊዜ ያንን አደርጋለሁ ማለት ነው እና ያው አብዛኛውን ጊዜ ብዙ የቅርብ ጓደኛ አያስፈልግም ብዬ ነው የማስበው። አንድ የቅርብ ጓደኛ ካለ በቂ ነው ጓደኛ ሲበዛ ጥሩ አይደለም ብዬ ስለማስብ እኔ አንድ የቅርብ ጓደኛ ብቻ ነው ያለኝ እናም አብዛኛውን ነገር የምናደርገው ከእሷ ጋር ነው ማለት ነው። በዛ ምክንያት ያው ሁሌ የማወራው ለሷ ብቻ ነው፣ እሷ የምታወራው እኔ ብቸኛ ጓደኛ በመሆኔ ለኔ ነው ማለት ነው እናም ያው አብዛኛውን ጊዜ እርስ በእርስ የተለያዩ ችግሮች ሲያጋጠሙን እንደጋገፋለን ማለት ነው። ገንዘብ ሲያጥረን እሷ ለኔ ታበድረኛለች እኔም እሷ ገንዘብ ሲያጥራት ለሷ አበድራታለሁ ማለት ነው። እንደውም የተለያዩ አይነት ችግሮች ሲያጋጥሙን እርስ በእርስ እንደጋገፋለን እንዲሁም የተለያዩ ነገሮችን አንድ ላይ እናደርጋለን ማለት ነው እና የቅርብ ጓደኛዬ እኔ በጣም እወዳታለሁ። እሷ ከሌለች ይደብረኛል ማለት ነው እናም አንድ ላይ የተለያዩ ነገሮችን አንድ ላይ ነው የምናከብረው ማለት ነው እና ያው የሷ ቤተሰቦች ራቅ ያለ ቦታ ስላሉ የኔ ደግሞ ከምንማርበት ዩኒቨርሲቲ ቀረብ ያለ ስለሆነ ሁሌ ባዕልን የምንውለው ከእኔ ቤተሰቦች ጋር አንድ ላይ መጠን ነው። ጓደኛዬ በመሆኑ የተነሳ ጥያት አልመጣም ማለት ነው። አንድ ላይ በዓልን ከእኔ ቤተሰቦች ጋር ሰብሰብ ምናከብረው ማለት ነው። እናም ይኸው በጣም ጓደኛሞች ስለሆንነ እና ሁሌ እኔ በዓልየምናከብረው ከእኔ ቤተሰቦች ጋር ነው እናም በዓሉን ደስ በሚል ሁኔታ ልክ እንደ ቤተሰብ አንድ ላይ እናከብር እና ከዛ በኋላ ተመልሰን ወደ ምንማርበት ግቢ ተመልሰን እንሄዳለን ማለት ነው እና በጣም ያው ጓደኝነት ትልቅ ነገር ነው፣ ያው በደስታም፣ በሀዘንም ጊዜ የሚጋራ ጓደኛ የልብ ጓደኛ ሲገኝ ደስ ይላል ማለት ነው እና አብዛኛውን ጊዜ ጓደኛዬ ጋር ተሳስበን አንድ ላይ ነው ምንኖረው። በጣም አስፈላጊ ነገር ነው ማለት ነው ጓደኝነት እና ለኔ ወሳኝና ጠቃሚ ነገር ነው የማስበው።

አመራር ሚና አለ። እኔ አመራር ላይ ሚና አለኝ፣ የተለያዩ የአመራር ስራዎችን እሰራለሁ ማለት ነው። እና አመራር መሆን በጣም እ ማለት ያው ሀላፊነት አለብኝ ማለት ነው። የህዝብ ሀላፊነት አለብኝ እና ስራዬን በትክክል እሰራለሁ ማለት ነው። እና አመራር በመሆኔ ምክንያት ያው ኃላፊነቴን በስርዓት ነው የምወጣው፣ እናም ያው አመራር እንደመሆኔ መጠን ሕዝቡን ማወያየት እና የሕዝቡን ፍላጎት መፈጸም አለብኝ ማለት ነው። እና የአመራርነቴን በሥርዓቱ ስራዬን መወጣት አለብኝ ማለት ነው። ሁሌም ያው የሕዝቡን ሐሳብና አመለካከት፣ ማለት የሚፈልገው ሕዝቡ ምንድነው ብዬ እጠይቅና ያንን የሚፈልገውን ነገር አደርጋለሁ ማለት ነው፣ እና ያው አመራር እንደመሆኔ መጠን የተለያዩ ነገሮችን እሰራለሁ ማለት ነው። የተለያዩ ያሉ ነገሮች እንዲፈጸሙ አደርጋለሁ ማለት ነው፣ ሁሌም ያው ከዛ አመራር እንደመሆኔ መጠን ሕዝቡን ስብሰባ እጠራና አወያያለሁ። ምን አይነት ነገር እንዲሠራላቸው፣ እንዲስተካከል የሚፈልጉት ሕዝቡ ምንድነው ብዬ የተለያዩ ተግባራቶችን አደርጋለሁ ማለት ነው። እና ሥልጣኔን በስራ እወጣለሁ፣ እናም ለህዝቡ እቆማለሁ ማለት ነው። እናም ያው መስራት ያለብኝን ነገር በሙሉ በትክክልና በደንብ እሰራለሁ። የአመራር እንደመሆኔ መጠን ሕዝቡን እያወያየሁ፣ የተለያዩ መሰረተ ልማቶችና የተለያዩ ፍላጎቶች ለህዝቡ እንዲሟሉና እንዲሳኩ አደርጋለሁ። ከዚህም በተጨማሪ ያው ሥልጣኔን አላግባብ አልጠቀምም ማለት ነው፣ ኤ በአግባቡ ሙስና ሳልሠራ ነው ያንን ስራ የምሰራው። ምንም አይነት ሙስናና ወንጀል ሳልሠራ፣ የተሰጠኝን ሥልጣን በአግባቡ መጠቀም ያስደስተኛል። ያው በአግባቡ ሥልጣኔን እየተጠቀምኩ ደግሞ ሀገሬንም ሕዝቦቼንም ራሴንም መጥቀም ነው የምፈልገው። እናም ያላግባብ አንዳንድ አመራሮች አሉ፤ የተለያዩ ሙስና ምናምን ይሠሩ እና የራሳቸውን ሀብትና ንብረት የሚያካብቱ፣ ሕዝቡን እየጎዱ። እነሱን እቃወማለሁ ማለት ነው፣ እና በቻልኩት መጠን የተለያዩ ስራዎችን በራሴ ለመስራት እና የአመራር ሚናዬን በአግባቡ ለመወጣት እሞክራለሁ ማለት ነው እና እም የአመራር ስራና ኃላፊነቴን በአግባቡ መወጣት በጣም ያስደስተኛል ማለት ነው። እናም ያንን ስራ በትክክል መስራት ነው የምፈልገው ማለት ነው። እና ያ ነገር ወሳኝ ነገር

ልዩ ችሎታህ ምንድን ነው? የኔ ልዩ ችሎታዬ ዘፈን መዝፈን ነው። ዘፈን መዝፈን ከሌሎች ነገሮች ይሉቅ ልዩ ችሎታ አለኝ ማለት ነው። ከልጅነቴ ጀምሮ ዘፈን መዝፈን በጣም ያስደስተኛል። እና ለዘፈን ልዩ ክህሎት እና ችሎታ አለኝ ማለት ነው። የተለያዩ ድምፃውያንን አስመስዬ መዝፈን እችላለሁ። እናም ያው በዚህ ችሎታዬ ደግሞ ትልቅ ደረጃ ላይ ልደርስ እደርሳለሁ ብዬ አስባለሁ። ያው ሰዎች የየራሳቸው የተለያየ አይነት ችሎታ ሊኖራቸው ይችላል። እኔም ያው የተለያዩ ችሎታዎችን በማሳደግ እና በማዳበር ትልቅ ደረጃ ላይ መድረስ ይቻላል ብዬ ነው የማስበው። እኔም በዚህ በዘፈን ችሎታዬ ሀገሬን ማስጠራ ትልቅ ዘፋኝ እሆናለሁ ብዬ አስባለሁ። እናም ያው የተለያዩ ዘፈኖችን የተለያዩ አርቲቲስቶች ዘፈኖችን መዝፍን በጣም ያስደስተኛል ማለት ነው። እናም እኔ የዘፈን ችሎታ አለኝ። እናም ሰዎች የተለያየ አይነት ችሎታ አላቸው። ስዕል የመሳል ችሎታ ያላቸው አሉ። የዳንስ ችሎታ ያላቸው አሉ። እንዲሁም የተለያየ አይነት ችሎታ ያላቸው ሰዎች አሉ። እና ሁሉም ችሎታ አንድ አይደለም። ሰዎች ከሰዎች እንደምንለያይ ሁሉ ሰዎች የተለያየ የራሳቸው ችሎታ አላቸው። እናም ያው የራስን ልዩ ችሎታ ማወቅ ደግሞ በጣም ወሳኝ እና አስፈላጊ ነገር ነው ብዬ ነው የማስበው። እናም ያው እኔ ችሎታዬን እና ችሎታዬን ያለኝን ችሎታ በአግባቡ በመጠቀም ትልቅ ደረጃ መድረስ እፈልጋለሁ። እናም ያው በሙዚቃው አለም ታዋቂ የኢትዮጵያ ሙዚቀኛ ለመሆን ህልም አለኝ ማለት ነው። እናም ይሄን ችሎታዬን በማዳበር ትልቅ ዘፋኝ እሆናለሁ ብዬ አስባለሁ። እና የተለያዩ አርቲስቶችን ዘፋኞችን ሙዚቃ አስመስዬ መዝፈን ያስደስተኛል ማለት ነው። እናም አብዛኛውን ጊዜም ሙዚቃ ማዳምጥ ያስድስተኛል። ለተለያዩ አርቲስቶች ሙዚቃዎችን አዳምጣለሁ ማለት ነው። እናም ያው በሙዚቃ በማዳመጥ የተለያየ ጊዜን የእረፍት ጊዜየን ማሳለፍ ያስደስተኛል ማለት ነው። እንዲሁም ሰዎች የየራሳቸውን ሁሉም ሰው የሆነ ችሎታ ይኖረዋል ማለት ነው። ያው ሰው ከሰው የተለያየ ችሎታ ነው እንጂ ተመሳሳይ ችሎታ አይኖረውም። እና ችሎታቸውን ፈትሸው ቢያውቁና በዛ ችሎታ ቢሰሩና ያው ችሎታቸውን በማወቅ ደግሞ ያንን ችሎታቸውን በማዳበር ትልቅ ደረጃ ቢደርሱ ብዬ አስባለሁ። እናም ይሄን ችሎታችንን አውቀን ማሳደግ በጣም ወሳኝ እና አስላጊ ነው ብዬ ነው የማስበው። እናም ያው እኔ ችሎታዬን በማወቄ የተነሳ ይህንን ችሎታ ለማሳደግ እና ለማዳበር እጥራለሁ ማለት ነው። እና ያው ችሎታዬን በማወቄ የተነሳ የተለያዩ ውድድሮችን ለማካሄድ አሁን ልምምድ ላይ ነው ያለሁት። ማለትም የተለያዩ የሙዚቃ ውድድሮች አሉ ማለት ነው በአይዶል የሚቀርቡ እና እነዛ ውድድሮች ላይ ቀርቤ እኔ ያው ጥሩ ተወዳዳሪ ሆኜ ለማሸነፍ እና የተሻለ ከዚህም የተሻለ ጥሩ ነገር ጥሩ ዘፋኝ ለመሆን እፈልጋለሁ ማለት ነው። እና ያው ችሎታዬን ማዳበር በጣም ፍላጎት አለኝ። እናም ያው ሰዎችም ችሎታቸውን በመመርመር ቢያውቁ ጥሩ ብዬ ነው የማስበው። ችሎታን አውቆ ትልቅ ደረጃ ማሳደግ ደግሞ በጣም አስፈላጊና ጠቃሚ ነገር ነው።